አዎ አብዛኛው ጊዜ የተለያዩ አይነት ዳቦዎች አሉ በእኛ አካባቢ የሚሸጡ ከእነዛም የዳቦ አይነቶች ውስጥ በእኛ ባህል ድፎ ዳቦ የሚባል አለ። ያ ድፎ ዳቦ የተባለ በጣም የተለየ ከአብዛኛው ዳቦዎች የተለየ ገጸ ባህሪ አለው። ያንንም ድፎ ዳቦ የተባለውን ለየት አድርጌ የምወድበት ምክንያት። ከህፃንነቴ ጀምሮ ገና ከመወደድ ጀምሮ በእኛ ባህል የተለያዩ አመት በዓሎች ለምሳሌ እንደ አዲስ አመት ገና ፋሲካ ሲመጣ ከአመት በዓሎቹ ጋር ተያይዞ የሚመጣ። አለ ሁሌ የአመት ባሉ ዋዜ ማለት ያዳቦ ይጋገርና ለአመት ባሉ ይቀርባል። እና በእነዚህና በተለያዩ ምክንያቶች ከዳቦ አይነቶች ውስጥ ድፎ ዳቦን በደንብ አድርጌ እወደዋለሁ

አዎ በመስኮት ጎን መቀመጥ በጣም ነው የምወደው። በእኛ ቤት ውስጥ የተለያዩ መስኮቶች አሉ ከእነዛ መስኮቶች መካከል ወደ አራት የሚጠጋ መስኮቶች አሉ ሁለቱ መስኮቶች ምድር ላይ ሲገኙ ሁለቱ መስኮቶች ደግሞ ሁለተኛ ፎቅ ላይ ይገኛሉ። እነዛ መስኮቶች ላይ የተለያዩ አየሮች የተለያዩ አዋፋት ወይም በራሪ አካላት የተለያዩ አበቦችን በመስኮት ውስጥ ለሚታይ ከዛም ባሻገር ደግሞ ከፍተኛ የሆነ ንጹህ አየር ስለማገኝበት አብዛኛውን ጊዜ መስኮት አጠገብ መቀመጥ እወዳለሁ። ይህም መስኮት አጠገብ መቀመጥ የጀመር ወይም እንዲህ መስኮት አጠገብ መቀመጥ ያዘወተረኩት ገና የዘጠነኛ ክፍል ተማሪ እያለሁኝ ነው። የዘጠነኛ ክፍል ተማሪ እያለሁኝ አብዛኛው ጊዜ ቤት በምውልበት ሰዓት። እረፍት ለማድረግ ወደ መስኮታችን ጋር በመጠጋት በመስኮት ላይ የተለያዩ ነገሮችን ስለማይ እንደዛም በማየቴ ደግሞ የተለያዩ ደስታዎችንም ስለማገኝ። አብዛኛውን ጊዜ በመስኮት ጎን መቀመጥ በጣም አድርጌ እወዳለሁ። ከእኔም ባሻገር ደግሞ የቤተሰብ አካላትን ወይም ቤታችን ውስጥ ያሉ ሰዎችንም ብንመለከት አብዛኞቹ መስኮት ዳር መቀመጥ በጣም ነው የሚወዱት

አብዛኛውን ጊዜ የኔንም ሆነ የቤተሰቦቼን ፎቶ የምናስቀምጥበት ቦታ አለች የሆነ አልበም ነገር አለ የፎቶ ማስቀመጫ ከህፃንነታችን ጀምሮ ገና ከመወለዳችን ጀምሮ አሁን እስካለንበት እድሜ ጀምሮ በደንብ አርቦ በትልቁ የተገዛች አለች የፎቶ አልበም ማስቀመጫ በዛም የፎቶ አልበም ማስቀመጫ ውስጥ ከልጅነታችን ጀምሮ እስካሁን በእድሚያቺን ያለውን ፎቶ ጠቅላላ እዛ ነው የምናስቀምጠው። በሌላ መልኩ ብንመለከት ደግሞ አሁን ቴክኖሎጂው ስለረቀቀ አብዛኛው ፎቶዎችን የምናስቀምጠው የተለያዩ የፎቶ ማስቀመጫ አፖች ወይም የተለያዩ የፎቶ ማስቀመጫ መተግበሬዎች በመኖራቸው የተነሳ በ አልበም ከማስቀመጥ ይልቅ በነዛ ፎቶ ማስቀመጫ መተግበሪያዎች ላይ በማስቀመጣችን ደህንነቱም ተጠብቋል የተለያዩ ነገሮችንም አግኝተንበታል እዛ በማስቀመጣችን ፎቶ ማስቀመጥ ነው አሁን ስንመለከት በርካታ ጠቃሚቶች አሉት። ከነዛም ጠቃሚቶች መካከል በምናደርግበት ሰዓት ወይም የሆነ ነገር የሆነ ደረጃ ላይ በምንደርስበት ሰዓት ያም ፎቶ ወደኋላ መለስ ብለን በምንመለከትበት ሰዓት የተለያዩ ደስታዎችን ይሰጡናል ወይም ያን በማየት የተለያዩ ደስታዎችን እናደርጋለን። በሌላ መልኩ ብንመለከት ደግሞ የተለያዩ ፎቶዎችን ለተለያዩ ሰዓታት ይጠቅማሉ አሁን ለምሳሌ ፎቶውን ማስቀመጣችን ለመታወቂያ ማውጫነት የተለያየ ቦታ ላይ በምንመዘግብበት ለስራም ሊሆን ይችላል። በምንመዘግብበት ሰዓት ያንን ፎቶ እንድናመጣ ወይም እኛ እኛ መሆናችንን እንድናረጋግጥ በፎቶ ማረጋገጥ እንዳለብን ከዛ ስለሚነገረን ፎቶም በስነ ስርዓትና በጥንቃቄ ማስቀመጥ ይረዳናል። ሁለት መልኩ ደንብ እናስተያየው። ፎቶን በስልክ ማስቀመጥ ይሻላል ወይስ በአልበም በተዘጋጀለት በወርቅ አልበም ማስቀመጥ ይሻላል? የሚለውን ብንመለከት ደግሞ ፎቶም በዚህ ሰዓት ማስቀመጥ የሚሻለው በሌላው ሳይሆን በእኔ አስተያየት በአልበም ውስጥ ብናስቀምጥ ይመከራል ወይም ይሻላል። ምክንያቱም አልብም ከስልክ የተሻለ ነው ምክንያቱም ቤትም ነው የሚቀመጠው የተለያዩ ፕራይቬሲዎችም ማለትም ደህንነቱ ይጠበቃል። ስልክ ላይ በምናስቀምጥበት ሰዓት ግን የማንፈልገው ሰው ወደ ስልካችን ገብቶ ሊጠቀም ይችላል። በአለም ላይ በሚገኙ ሰዎች ሊሆን ይችላል በጓደኞቻችን ቢጠለፍ እንኳን ስልኩ ያ ፎቶ ቀጥታ ይወጣብናል ያ ፎቶ ደግሞ። ሌሎች ሰዎች እንዲያዩት የማይመከር ወይም እኛ ሌሎች ሰዎች እንዲያዩት የማንፈልገው ፎቶ ሊሆን ይችላል። እና አሁን ሁለቱንም በዚህ ሀሳብ ላይ ብናወራበት ከስልክ የተሻለ በጋላሪዎች ወይም በተለያዩ ሰው በሰራቸው ፎቶ ማስቀመጫዎች ብናስቀምጣቸው የተሻለ ነው ብዬ አስባለሁ በስልክም አስቀመጥ ጥሩ ነው። ግን አብዛኛውን ጊዜ የመጠለፍ እድል ስለሚያጋጥመው አብዛኛውን ጊዜ ፎቶአችንን በአልበም ቤት ውስጥ በሚቀመጥ በአልበም ውስጥ የምናስቀምጣቸው አንድም ዘላቂነት አለው። ስልክ የሆነ ሳሌ ሊሰበር ይችላል ወይም ሊሰረቅ ይችላል ተሰበረ ወይም ተሰረቀ ማለት ያ ነገር ምንድነው ጠፋ ማለት ነው። ታሪካችን ወይም ፎቶአችን እዛ አስቀምጠን ነው ጠፋ ማለት ነው። ነገር ግን በ በቤት ውስጥ ባለ በተለያየ ነገር ውስጥ ብናስቀምጠው ቤታችን ወይ የሆነ ነገር ካጋጠመን ነው እንጂ ጥንቃቄ ያለበት ቦታ ላይ ብናስቀምጠው ሊጠፋ ወይም ሊቀደድ አይችልም። እና ሀሳቤን ሳጠቃልለው ፎቶዎቼን እኔ የማስቀምጠው ቤቴ ውስጥ በስነ ስርዓት በእጄ በሰራሁት አልበም ወይም ቤት ውስጥ ባለ አልበሙ ውስጥ በጥንቃቄና በስነ ስርዓት የኔንም ጨምሮ የተለያዩ የቤተሰቦቼን የእህቴን የአባቴን የመሳሰሉትን እንደዛ ባለው ሁኔታ ነው። በስነ ስርዓት እኛ ቤት የሚቀመጠው

አዎ አብዛኛውን ጊዜ በመታጠቢያ ቤት ውስጥ እያለሁኝ እኔም ሆንኩኝ ቤተሰቦች አብዛኞቹ በባህሪም የተነሳ ነው መሰለኝ። አብዛኞቻችን እንዘምራለን እንዘፍናለን ምክንያቱም የሰው ልጅ ምን ይፈልጋል አብዛኛውን ጸጥ ባለ ሰዓት ላይ አይምሮ ውስጥ ያለውን ነገር አይምሮውን ለማዝናናት ሲባል አይምሮ ውስጥ ያሉ ዘፈን ሊሆን ይችላል። የተለያዩ ነገሮችን ወደ ውጭ እያወጣ ራሱን ለማዝናናት ይሞክራል። እኔም አብዛኛውን ጊዜ ወደ መጸዳጃ ቤት ወይም የምታጠቢያ ቤት በምገባበት ሰዓት ለብቼም ስለሆንኩኝ። ቶሎ እዛ ሰዓትም በመታጠቢያ ቤትም በምገባበት ሰዓት ረጅም ሰዓትም በዛ ስለማሳልፍ አብዛኛውን ጊዜ እዘምራለሁ እዘፍናለሁ ምክንያቱም እንደዛ የማደርገው ለብቻዬን ስለሆንኩኝ ነው። አንድም ሁለቱም ደግሞ ራሴን ለማዝናናት ስል የተለያዩ ዘፈኖችን አደርጋለሁ። ጥናትና ምርምርም እንደሚያሳየው አብዛኛውን ጊዜ በመጸዳጃ ቤት ወይም በመታጠቢያ ቤት የሚዘፍኑ ሰዎች ራሳቸውን ለማዝናናት ብሎም ራሳቸውን ለማስደሰት እንደሆነና ያም ከድብርታቸው ወይም ከጭንቀታቸው እንዲወጡ ወይም ከዛ ነገር እንዲሸሹ ከፍተኛ ድጋፍ እንደሚያደርግላቸው ነው። በእኛ ቤት ውስጥ ብንመለከት ሁለት መጸዳጃ ቤቶች አሉ። በነዛም ሁለት መጸዳጃ ቤቶች ውስጥ በምንገባበት ሰዓት እኔም ሆንኩኝ ቤተሰቦቼ ዘፈን እንዘፍናለን። ይህም ልማድ የመጣው ቤተሰቦቼን በምጠይቃቸው ሰዓት እነሱም ህፃን እያሉ በምጽ አዳጃ ቤት ይሄን እንደሚያደርጉ አብዛኛውን ጊዜ በምናወራበት ሰዓት ይነግሩኛል። እነሱም ለምን እንደዚህ እንደሚያደርጉ ስጠይቃቸው? አብዛኛውን ጊዜ ያው ከድብርታችን እንድንወጣ ከያዘን ነገር እንድናመልጥ መሆኑን። አብዛኛውን ጊዜ ደጋግሞ ይነግሩኛል እኔም ይሄንን ነገር። አብዛኛውን ጊዜ አደርገዋለሁ በሚደብረኝ ሰዓት እንደውም መታጠቢያ ቤት ውስጥ በመግባት በመዝፈን የተለያዩ ነገሮችን በማድረግ የዩቲዩብ ቪዲዮ ሊሆን ይችላል። የቲክታክ ቪዲዮ ሊሆን ይችላል እነዛን በመክፈት ከእነዛ ጋር ማብሪት በመዘመር የያዘኝ ጭንቅልት ብሩም ድብርቶችን አስለቅቃለሁ

አዎ አብዛኛውን ጊዜ ደብዳቤ መጻፍ በጣም ነው የምወደው። ከልጅነቴ ጀምሮ ደብዳቤዎችን መጻፍ በጣም ነው የምወደው። ደብዳቤዎችንም ስጽፍ በሁለት መልኩ እከፍላቸዋለሁ። እነዛም ቀጥተኛና ኢ ቀጥተኛ ብዬ ለሁለት እከፍላቸዋለሁ። ቀጥተኛ ደብዳቤ የሚባሉት አሁንም ስራ ስገባ ባመለከትኩት መሰረት። ቀጥተኛ ደብዳቤ የሚባሉት አብዛኛውን ጊዜም ጽፎ ለማነው? ለተለያዩ ድርጅቶች ለምሳሌ የስራ ቅጥር ሊሆን ይችላል። ለተለያዩ ድርጅቶች የስራ ቅጠሩኝ ማመልከቻ ለመጻፍ የምጠቀማቸው ሲሆኑ። ኢ ቀጥተኛ የምላቸው ደግሞ ለተለያዩ ወዳጅ ዘመዶች ለምሳሌ ለአያቴ ለአጎቴ ለሩቅ ዘመዶቼ የምጽፈው የደብዳቤ አይነት ነው ይህም የደብዳቤ አይነቶች። አብዛኛውን ጊዜ ሰላምታን ወይም ፍቅርን የተለያዩ ስሜቶችን ለመግለጽ የሚጻፍ ደብዳቤ ነው። ከስራ ደብዳቤዎች መካከል እስካሁን አራት ጊዜ። ቀጥተኛ ደብዳቤዎችን ጽፌያለሁ ያም ቀጥተኛ ደብዳቤ አንዱ ማክፋ ለሚባል ድርጅት ሁለቱ እየሩሱና ጓደኞቿ ለሚባል ድርጅት ሶስተኛው ሰንሻይን ለሚባል ድርጅት እና አራተኛው ደግሞ ለአንድ የትምህርት ቤት አቅርቢያለሁ። እነዛም አብዛኞቹ በሚባል ደረጃ ዋና ዋናነታቸው ለምንድነው? ለስራ ቅጠሩኝ ማመልከቻ ነው እንዛን ደብዳቤዎች የጻፍኩት። ሁለተኛ የጻፍኩት ደብዳቤ ኢ ቀጥተኛ ደብዳቤ ነው። ያም ለወዳጅ ዘመዶቼ ለምሳሌ ለአጎቴ ላለፈው አመት ለገና እለት ይሄን ደብዳቤ ጽፌለታለሁ። ያም ደብዳቤ በዋናነት የሚናገረው ሰላምታው እንዴት ነው? ጤናህ እንዴት ነው? ወይ ቤተሰቦች አያቶቼ እህቶቼ ወንድሞቼ እንዴት ናቸው? ሁሉም ደህና ናቸው ወይ የሚል ነው። ሁለተኛው ላይ ደግሞ ወደ ሁለት ሺህ አስራ ስምንት ማለትም በአሁኑ አመት አዲስ አመት ልክ ሲገባ ለአያቴ የጻፍኩት ደብዳቤ ነው። ያም ደብዳቤ ብዙ ነገሮችን በውስጡ ይዟል ከነዛም መካከል። መቼ ትመጣለህ አንተ ትመጣለህ ወይስ እኔ ልምጣ? ከተገናኘን እኮ በጣም ቆየን ከተገናኘን አራት አመት ሆነን። መቼ ነው ዳግመኛ የምንገናኘው? በአሁኑ ከረምት ልምጣ ወይስ አንተ ትመጣለህ የሚለውን ሲሆን። ለመጨረሻ ጊዜ ደግሞ የጻፍኩት ደብዳቤ። ሁለት ሺህ አስራ ስምንት ሶስተኛው ወር ቀን በአስራ ሰባት የጻፍኩት ደብዳቤ ነው። ያም ደብዳቤ የሚያደርስልኝ የኢትዮጵያ ፖስታ አገልግሎት የሚባል ድርጅት አለ። ለዛም ድርጅት ገንዘብ በመክፈል ያ ድርጅት ደብዳቤህን ለምፈልገው ቦታም ሆነ ለምፈልገው አካባቢ በፖስታ ነምበር ወይም እዛ ላይ በተቀመጠው የፖስታ ቁጥሩ አማካኝነት ያን ደብዳቤ። ቀጥታ ለፈለከው ሰው ያደርስልሃል። እና እኔም በዛን ጊዜ ለመጨረሻ ጊዜ የጻፍኩት ደብዳቤ። ቀጥታ እዛ አካባቢ ለሚኖሩ ወዳጆቼ ወይም ዘመዶቼ ነው። አሁንም እኔስ ዩኒቨርሲቲ ገብቼ ተመርቄ ስራ ከመጀመሬ በፊት የጻፍኩላቸው ደብዳቤ ነው። ያም የጻፍኩላቸው ደብዳቤ ምን ያጠቃልላል? እኔ አስራ ሁለት አመት ሙሉ ተምሬ ዩኒቨርሲቲ ገብቼ ዩኒቨርሲቲ በዩኒቨርሲቲ ቆይታዬ ደግሞ ስምንት አመታትን ተምሬ በዶክትሬት ዲግሪዬን ይዤ መመረቄን እና ምርቃቴም ቅርብ እንደሆነ ሳምንታት እንደቀረውና በዛም የምርቃት ላይ ሁሉም ወዳጅ ዘመዶቼ አጎቴ አክስቴ ሴት አያቴ ወንድ አያቴ ሁሉም እንዲገኙ በቦታው እንዲገኙ ነበር የተናገርኩት